መተየብ የምባለው ነገር ቃላቱ ራሱ ምን እንደሆነ ምንነቱ ትንሽ የሚከብድ ነገር ነው። በፍጥነት መተየብ ትችላለህ የሚለው ነገር አልችልም ነው እንደሆነ ምንነቱን ስላላወቅኩኝ ይሄ ነው ብዬ መተርጎም አልችልም። ስለዚህ መተየብ ሚባል ቃላት በአማርኛ የ የለም። ስለዚህ ያ ቃላት ቢስተካከልና ምን ለማለት እንደተፈለገ በአግባቡ ቢጻፍ ደስ ይለኛልና። መተየብ ማለት እንግዲህ ምን እንደሆነ ዲክሽነሪ ላይም ያለ አይመስለኝም። ማለት በአማርኛ ቋንቋ መተርጎሚያ እንትን ላይ ያለ አይመስለኝም። መተየብ ማለት ምን እንደሆነ ማንነቱን የሚያውቅ ሰው ያለም አይመስለኝም። ድንገት ቃላት የማለት የቦታ መቀያየር ሆኖ የተፈጠረ ቃላት ሊሆን ስለሚችል መተንበይ የሚል ድንገት አይነት ይመስለኛል። መተንበይ ማለት ወደፊቱን ነገር ፖድካስት ማድረግ እንደማለት ነው። ምን እንደሆነ ወደፊት ምን መሆን እንደምችል ያው የወደፊቱን ነገር ፖድካስት ማድረግ መቻል ማለት ያው መተንበይ ይባላል። እና በፍጥነት መተንበይ ትችላለህ። ከባድ ነው በፊጥነት ሳይሆን ነገሮቹን የማገናዘብ የማሰላሰል ጊዜ የመውሰድ ነገሮቹ በጣም አስፈላጊ ነገር ነው። መተንበይ የሚባለው ያው ያው ነው እና ያ ደግሞ ጊዜን ይወስዳል የሚወስድ ነገር እንጂ በፊጥነት የሚደረጉ ነገሮች ወደ ስህተት ሊመሩ ስለሚችሉ ወደ ስህተት ሊያመሩ ስለሚችሉ ያን ነገር። ክፍተት ማድረግ በጣም ከባድ ነገር ነው። እና እኔ በራሴ መተየብ የሚለውን ቃላት ትቼ መተንበይ የሚል ቃል ማለት ይመስለኛል። እና የቦታ መቀያየር አንድ ቃል ቦታ ሲቀያየር የሚፈጠረው ነገር ብዙ ነገር ነው እና ቦታ የተቀያየረ ነገር ስለሚመስለኝ እንደዛ ነውና። በፍጥነት መተንበይ በጣም ከባድ ነው ወደ ስተት ሊያመራ ሲለሚችል በፊጥነት ባይደረግና ነገሮችን በማገናዘብ በማሰላሰል ቀስ ተብሎ ያው ውሳኔዎች ተሰጥተው ያው መተንበይ ቢቻል በጣም ጥሩ ነው። እና እንደዛ ነገር ቢሆን ይመከራል። እና ዝም ብሎ ከመሬት ተነስቶ መተንበይም ራሱን የቻለ ሌላ ከባድ የስህተት አቅጣጫ ያመራልና። ነገሮችን ማገናዘብ በጣም መቻል አለበት

በየሱስ ስም ሙዚቃ አልወድም ማለት መንፈሳዊ መዝሙር ምናምን ካልሆነ በስተቀር። እኔ ሙዚቃን። አልወድምና ሙዚቃ ደግሞ ጥሩ አይደለም አንድ ክርስቲያን የሆነ ሰው። ሙዚቃን አያዳምጥም ግን ሙዚቃ። አንዳንድ የሀገር በቅል ማለት ለሀገሬ የተዘመሩ መዝሙሮችን ያን እንትን ማለት አንዳንዴ በብሄራዊ መዝሙር ቀን እንትን እናደርጋለን እንጂ ሙዚቃ ሌሎችን የዘፈን የሆኑ ነገሮችን አልወዳቸውም። እና ሙዚቃ ማለት ለኔ እንግዲህ ሁለት አይነት ነው። አንደኛ ለሀገር ፍቅር እና ለሀገር ፍቅር ክብር የተዘመረ። እና ሌላው ደግሞ ዝም ብሎ ለተራራ ለሽንጥረሩ ለሴት። ለሴት ዳሌ ጭን የተዘምረ እኩል አይደለም ለኔ። ያ ለየት ይላል እና። ዘፈኖቹም ሲሰሩ አግባብ ባለው መንገድ ቢሰሩ ጥሩ ነው ብዬ አስባለሁና። ያ አንዳንዴ ሰዎች በራሳቸው እንትን የሚያደርጉት ነገር ወደ የማይሆን ግጥሞችም አንዳንድ እንትኖች አሉ። ያ በቃ የሆነ የማይሆን ነገር ብቻ ደስ የማይሉ እንትኖችም አሉ። እንደ ማለት ከመንፈሳዊነትም ጋር ይጋጫል። ዘፈን እና ሙዚቃን ማዳመጥ ሆነ መዝፈን ራሱን የሆነ ችግርን ያስከትላልና። ለዛ አለመዝፈን ይሻላል አለመዝፈን አለመጨፈር አለ ማዳመጥ ዘፈኖችን ያ የተሻለ ነገር ነውና። ዘፈንን ማዳመጥ ጥሩ አይደለም።

አዎ ሰዓትን ማክበር በጣም ትልቅነት ነው እና ሰዓት ላይ በጣም ጥንቃቄ እወስዳለሁኝ። እና አንዳንዴ የሆነ የስራ መደራረቦች እና የሆነ ነገሮች ካልሆኑ በስተቀር ፕሮግራሞችን በጊዜ የመድረሴ የመከታተል እና የማረቅ ልምድ አለኝ። እና ስራንም ብሆን በሰአት መስራት በሰአቱ በሰአቱ ባለው ጊዜ ጊዜ ባለው ሰዓት ስራን ማከናወን በጣም ትልቅ ነገር ነውና። ስራን በጊዜ መስራት በጊዜ ማከናወን ያሉን ነገሮችን በጊዜ መጨረስ። በቃ ሰዓት ሚባለው እንግዲህ ብዙ ነገር ነው። ሰአቴን ዋጋው ቢጠቀም ይለወጣል። ሰዓት ሰዓትን መጠቀም ያከብራል። እና ሀበሻ በተለይ ሰዓትን ከመጠቀም ይልቅ ሰዓትን መግደል ነው ባለው ሰዓትን መግደል ይመቻል። አሁን ቀጠሮ ከአንድ ሰው ጋር ብትቀመጥ ቀጠሮ ብት ብትቀጥረው ቀጥረው ብትቀጥረው ይቀራል ቢያንስ አንድ ሰላሳ አራባ ደቂቃ ሚስ አርጎ ይመጣና አይ በጣም ይቅርታ ይላል ያ ደግሞ በጣም የሚደብር እንዴ ነው። አንድ ሰዓት ከተባለ አንድ ሰዓት ሁለት ሰዓት ከተባለ ሁለት ሰዓት ሻርፕ መገናኘት እንደውም ቀድሞ ካለበት ቦታ መጥተው ሰዓት ሲደርስ መገናኘት ያ ነው እንጂ ሰዓትን አሳልፉ መጥተው ይቅርታ መጠየቅ ምን? ምን ማለት አብዛኛው ደግሞ ይሄ ሰዓትን ማሳለፍ በሴቶች ላይ በብዛት ይታያል። እና ሴቶች ከቤቴ ለመውጣት ተኳኩሎ ምን ብሎ ምን ብላ ለምሳሌ አንድ ሰዓት ቢባላል እንግዲህ ሁለት ወይም ሶስት ሰዓት እንደማለት ነው። በእነሱ አረዳድ ያን ቢቀርፉ ሀሳብ በመጨረሻ ለመስጠት እፈልጋለሁኝ። እና ያን ቢቀርፉ ያን ቢተው ይሻላል።

ጊዜን በደንብ ታስተዳድራለህ? አዎ ጊዜን በጣም ነው የምጠቀመው። እና ጊዜን መጠቀም ሰዓትን መጠቀም። ውጤታማ ለሆነ ስራ ውጤታማ የሆነ ስራ እንድሰራ የሚያደርገው። አንድ ሰው ጊዜውን ሰአቴን ደቂቃዎቹን እያንዳንዷን ነገር በጥንቃቄ የሚያስተዳድር ከሆነ ሚጠቀም ከሆነ። በጣም አስፈላጊ ነገር ነው እና ታይም ማኔጅመንት በጣም ወሳኝ ልጅ ወሳኝ የሆነ ነገር ነው። እና ጊዜን ባለመጠቀሙ ምክንያት አንዳንዴ የሚከስሩ ሰዎች አሉ። ራሳቸውንም ቅጥም የሚያጠፉ ሰዎች አሉ። ምክንያቱም ጊዜ የሚባለው ነገር ምን ማድረግ እንዳለበት በግዛው ለምሳሌ። ዛሬ አሁን በዚህን ሰዓት እኔ ምን ማድረግ እንዳለብኝ ማቀድ ማለም አለብኝ እንጂ ዝም ብዬ መኖር ጥሩ አይደለምና ጊዜን መጠቀም። ማስተዳደር ጊዜውን በአግባቡ መጠቀም ራሱን የቻለ ስኪል ያስፈልጋል። እውቀት ነው የሚያስፈልገው እና በጣም በእውቀት መመራት አለበት ጊዜ። አንድ ሰው ጊዜውን ካልተጠቀመ ያው እድሜውን አልተጠቀመም እንደማለት ነው። እድሜውን ዝም ብሎ በምድረ በዳ ሲመላለስ ጨረሰ እንደማለት ነው። እና ጊዜን መጠቀም በጣም ጥሩ ነገር ነውና። ጊዜ በአግባቡ ቢጠቀም ሰው ለስራም ይሁን ለማንኛውም ነገር ግዜን ባግባቡ መጠቀም። በጣም አስፈላጊ እና አስፈላጊ የሆነ ነገሮች ነገሮች ናቸው። እና ጊዜም ቢጠቀሙ ለምሳሌ አንድ መምህር ጠዋት ተነስታው። ትምህርት ቤት ይሄዳል ትምህርት ቤት ሂዶ ትምህርት ተማሪዎችን ምን ማስተማር እንዳለበት ቀድሞ ይዘጋጃል በግዜው። ከተዘጋጀ በኋላ ወደ ትምህርት ቤት ይሄዳል። ከሄደ በኋላ ነገሮችን ክላስ ገብቶ ያስተምራል ይወጣል። ፈተና የሚሰጥ ከሆነ በጊዜው ይሰጣል እንዲህ አድርጎ ይጨርሳል።

ምን አይነት ጫማ ትወዳለህ እኔ ጫማ የምወደው ከፊት ለፊት ዝቅ ብሎ ተርከዙም ደግሞ ዝቅ ያለ ልክ ፍላት የሆነ ጫማ ነው የምመቸኝ። በእርግጥ ፍላት የሆኑ ጫማዎች ለረዣዥም ሰዎች ቢሆንም አጫጭር ሰዎችም ይሆናሉ በርግጥ ፍላት ጫማ እኔ የምወደው ፍላታ አይነት ጫማ ነው እና በጣም ተርከዙ ከፍ ያል አለ ፊቱ ማለት በፊትለፊት ሹል ያልሆነ ደግሞ ነጭ ጫማን አብዛኛውን ጊዜ አልወድም። ነጭ ጫማ አልወድም በቃ ከሌርድ የሆኑ ጫማዎችን አልወዳቸውም። ደስም አይሉኝም ለዛ ቀልል ያሉ ለጫማውን ለመልበስ በጣም ቀለል ያለ ማሰሪያ የሌለው ጫማ ቢሆን ይመረጣል ማሰሪያ ለማሰር ምናምን ምናምን በጣም ብዙ የሚያስጠሉ እንትኖች አሉ ማሰሪያም ደግሞ ይፈታል ምን ይላል ያን ከማድረግ ይልቅ አዳዲስ ሞዴሎችን ጫማ ብትጠቀም ማለት ሰው እንትን ቢያደርግ በጣም ጥሩ ነገር ነው ጫማም ማለት በተለያዩ አይነት ሞዴሎች አሉ የጫማ ከፊት ለፊት ክፍት የሆነ ንፋስን የሚያስገባ ሚቾትን የሚሰጥ አይነት ጫማዎቹ አሁን እየተመረቱ ነው እንደ ድሮ በርግጥ አይደለም እና ጫማን አማርጦ መጠቀም በጣም ጥሩ ነገር ነው። እኔ በቃ ፍላት የሆነ ጫማ በጣም የመቸኛል ማለት በራሴ ፍላት የሆኑ ተረከዞቹ ምናምን ክፍ ያል አለው። ከኋላም ከፊትም ክፍ ያለ አለ በጣም ደስ ይለኛል።

ፎቶን የማስቀምጠው በፎቶ አልበም ውስጥ ነውና ፎቶ አብዛኛውን ጊዜ የሚቀመጠውም በፎቶ አልበም ውስጥ ነው። እኔ የማስቀምጠው እዛ ነው። ግን ፎቶን ማለት አጫጭር የሶስት በአራት የሆኑ ፎቶዎችን በኪሴ ይዤም እራመዳለሁ ማለት ለአንዳንድ ነገሮችን ለአንዳንድ ነገሮች ስለ ሊያገለግል ስለመቻል ያን በኪስም ይዤ እራመዳለሁ። አልበም ውስጥ ያሉ አሉ እና በተለይ አልበም ውስጥ ፎቶዎችን እዛ መሰብሰብ ነው እሚያስፈልገው። እና በባህላዊ መንገድ የመስቀል ምናምን ፎቶውን ያበላሻል። ስለ ሚያበላሽ አልበም ወይም ውስጥ ማድረግ በጣም ጥሩ ነገር ነው። እና ፎቶዎቹ በአልበም ውስጥ ቢሆኑ ይመከራል እኔም በራሴ ምመክረው። አልበም ውስጥ ቢደረጉ በጣም ጥሩ ነገር ነው። አንዳንድ ሰዎች እርግጥ አሉ። አልበምም አያረጉማ ኪስ ውስጥም ማለት ትናንሽ የሶስት በአራት የሆነው ጉርዲ ፍሮታዎችን ኪስ ውስጥም ኣያደርጉም ወርውረው ይጥላሉ የት እንደሚጥሉም አያውቅም። ያ ደግሞ ለ ፎቶ በአግባቡ ለማስቀመጥ ያስቸግራችኋል ካስቀመጡበትም ቦታ ቶሎ ፈልገውም አያገኝም። ፎቶ አለ ለአንዳንድ ነገሮች ሊያገለግል ስለሚችል አስቸኳይ ነገሮች ሲያጋጥም ሰውን መጥቶ ማስቸገር ነው። ባለፈው እዚህ አስቀምጬ ነበር እዛ እንዴ እንዴ እንዴ እንዴ ይላል እንጂ ራሴ እንደዚህ አስቀምጫለሁ ብሎ። ቶሎ አንስቶ መጠቀም ሰው ማለት በጣም ጥሩ ነው ብዬ ነው። ራሴ እንትን የማደርገው እና ፎቶ ካለበት ሰው አንስቶ መጠቀም እና ባስቀም ካስቀመጠበት አንስቶ መጠቀም የተለያየ ነው። ወርውሮ መጣል በጣም መጥፎ ተግባር ነው።

ስራዎችን በቅድም ተከተል ታስቀምጣለህ? አዎ አስቀምጣለሁ ማለት አንዳንዴ ስራዎች። ስራዎችን ማለት በቅድመ ተከተል ማስቀመጥ በጣም ጥሩ ነገር ነው። ለምሳሌ ቅድመ ተከተል ሲባል ዝም ብሎ ቅድመ ተከተል ሳይሆን ቅድሚያ የሚሰጠው ነገር ምንድነው? ቀጥሎ ምንድነው? ከዛ አስቀጥሎ ምንድነው? የሚለውን ነገር ማጥናት ነው። አንድን ነገር ቅድሚያ የምሰጠውን ነገር ካላወክ አስቸጋሪ ሊሆን ይችላል። ምንም ቅድመ ተከተል ብታስቀምጥም ቅድሚያ የሚሰጡ ነገሮችን ቅድሚያ ካላደረግክ የጊዜ አጠቃቀምህ ልክ ካልሆነ በጣም አስቸጋሪ ነው። ቅድሚያ መሰጠት ያለበትን ነገር ቅድሚያ ትሰጣለህ። ከዛ ቀጥሎ ሁለተኛ ምን መሆን አለበት ሶስተኛ ምን መሆን አለበት። በቀን ውስጥ ለመከወን ያሰብከውን ክዋኔ እያንዳንዷን ነገር በእቅድ ውስጥ አስገብቶ ፕራዬሪቲ የሚባል እንግዲህ ነገር አለ። ቅድሚያ የሚሰጡ ነገሮችን ቅድሚያ መስጠት ነው። በጀልማ መውሰድ አንዱ እንትን ካለ ማለት ፕሮግራም ሳይኖረው ዝም ብሎ በጅምላ መወሰድ በጣም አስፈላ አስቸጋሪ ነገር ነውና። በጅምላ ባይሆንና እያንዳንዷን ነገር በቅድመ ተከተል መሰረት ቢቀመጥ ቢካሄድ በጣም ጥሩ ነገር ነው። ሁሉም ሰው በቅድመ ተከተል መሰረት ስራን ቢሰራ ማለት። መጀመሪያ መሰጠት ያለበትን ነገር መጀመሪያ ሁለተኛ መሰጠት ያለበትን ደረጃዎችን ለይቶ ከዛ በኋላ ቅድመ ተከተል ማስቀመጥ በጣም ለስራ በጣም ጥሩ ነገር ነው። ጠዋት መሰራት ያለበት ነገርን ማታ መስራት በጣም ከባድ ነገር ነው። እና ጠዋት የሚሰሩ ነገሮችን በጠዋት ከሰአት የሚሰሩ ነገሮችን በከሰአት ማታ የሚሰሩ ነገሮችን ማታ መሰራት አለባቸው።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ እተኛለህ። አብዛኛውን ጊዜ ዝናብ ሲዘንብ ሲዘንብ እተኛለሁ ግን ዝናብ ሲዘንብ ሌሎችን ስራዎችን መስራት እፈልጋለሁ። ሆኖም ግን መብረቅ ነጎድጓድ ድንገት ሊኖር ስለሚችል። መተኛት ያዋጣል ዝናቡ ካለፈ በኋላ ነው ስራ መሰራት ያለበት። ምክንያቱም ለስራ ብዬ እኔም የምጎዳ ማለት መጎዳት የለብኝም። ስራውን መሰራት አለበት። ሆኖም ያው ዝናቡ ሲያልፍ ሲያባራ ድንገት መብራት ሊሄድ ይችላል። በዛ እንትን ላይ መብራት ከጠ ጠፋ ማለት ደግሞ ስራውም አይሰራም ስለዚህ። ስራ እሰራለሁ ብዬ ራሴን ዝም ብዬ ቢዚ ከማደርገው መጀመሪያ ዝናቡ እስኪያልፍ መተኛት አለብኝ። ዝናቡ ካለፈ በኋላ ተነስቼ ስራዬን መስራት አለብኝ። ስለዚህ ዝናብ ሲመጣ በጣም አስፈላጊ ነገር ቢሆንም ግን በዝናብ ውስጥ የሚፈጠሩ ነገሮች ውሃው አይታወቅም መብረቅ ሊኖር ይችላል ነጎድጓድ ሊኖር ይችላል ስለዚህ። አንዳንዴ እንትን ማለትም ጥሩ ነው ማለት። በጣም ሲሪየስ ሆኖ ከመስራት ይልቅ አንዳንዴ ነገሮችን አገናዝቦ መስራት በጣም አስፈላጊ ነገር ነው። ዝናብ በከባድ ሁኔታ በሃይለኛ እንትን ሲዘንብ መብረቅንም ነጓድጓድንም ሊያስከትል ስለሚችል ነጓድጓድ ደግሞ በጣም ሰልክ እኔ ለምሰራው ስራ ስልክ ዳታ ከፍቼ ነው ዋይፋይ ከፍቼ ነው የምሰራው እና ያ ጉዳት ሊያስከትል ስለሚችል። እንደዛ አይነት ነገሮችን አላደርግም። ያ ዳታ ዘግቶ የሚሰሩ ስራዎች ድንገት ካሉ እነዛን እሰራለሁኝ።

የይለፍ ቃላቶች ለሰው የማይነገሩና ምስጢራዊ የሆኑ ነገሮች ናቸው እና ለማንም ሰው መነገር የለበትም። የይለፍ ቃል ማለት አሁን ለምሳሌ አንድ ሰው የራሱን የ በጣም የባንክ ምስጢር ሊሆን ይችላል ማናቸውም መረጃዎችን እ ለሁለተኛውም ለሶስተኛ ወገን አሳልፎ መስጠት የለበትም። በአእምሮ መያዝ አለበት እያንዳንዷን ነገር ለሰው መቅረጽ የለበትም። የይለፍ ቃል በሰው በሌላ ሰው እጅ ውስጥ ገባ ማለት የሰውን ህይወት ሊያበላሽ ይችላል ሊያጨመላልቅም። ምክንያቱም ሁሉም መረጃ የያዘው እ በይለፍ ቃሉ የባንኩን መረጃ ሁሉ በይለፍ ቃሉ ስለሆነ ይለፍ ቃሉን አገኘ ማለት። መስመሩን ወይም ሃክ ወይም ሰብሮም ለመግባት ይችላል። ስለዚህ ይለፍ ቃልን ለራሱ አሳልፎ መስጠት አደጋ አለው። ማንኛውም ሰው ራሱን ይለፍ ቃል በአእምሮ ይዞ ለማንም ሳይናገር የሚጠቀመው ነገር ካለ ራሱ ብቻውን ተጠቅሞ ለማንም ለማንም ሳያጋራ ብቻውን መጠቀም ነው እንዳለበት ነው። የይለፍ ቃላቶቹ በጣም ወሳኝና የሰውን ህይወት ድንገት በሰው እጅ የሚገባ ከሆነ የሰው ህይወት ሊበላሽ ይችላል። በዚች ትንሽዬ ምክንያት። በምትመስል ስህተት እና የሰው ልጅ የራሱን የይለፍ ቃላትን ለማንኛውም ሰው ምንም ለምወዳቸውም ለየትኛውም አይነት ሰው የይለፍ ቃላት አሳልፎ አይሰጥም። ብቻውን ይጠቀማል ብቻውን እንኳን ሚቀየር ከሆነ ቀጥታ የይለፍ ቃልን ያገኘበት የባንክ ሄዶ ባንኩን በትክክሉ አናግሮ ሚቀየር እንኳን ቢሆን ለማስቀየር እንዲህ መደረግ አለበት እንጂ። ከሌላ ሰው ጋር ወይም ሶስተኛ ሰውን አስገብቶ የሆነ ነገር ማድረግ የለበትም።

ስራ ቦታ ላይ ደህንነት እንዴት ነው የሚለው ጥያቄ? ስራ ቦታ ላይ ደህንነት ለምን ያስፈልጋል? እንዴት ሊያስፈልግ ይችላል? የሚለውን ጥያቄ ሊነሳ። ስራ ቦታ ላይ ደህንነት በጣም ነው የሚያስፈልገው ድህነቱን ተጠብቆ ስራ መሰራት አለበት አንድ ሰው ደህንነት ካልተጠበቀ ስራ መስራት አይችልም። ደንበኞች መጥተው ሊጎዱት ይችላል። ሌባ መጥቶ ሊዘርፈው ይችላል ስለዚህ ደህንነቱ መጀመሪያ መጠበቅ መጠበቅ አለበት። ደህንነቱ ካልተጠበቀ ስራውም አደጋ ላይ ነው ማለት ነው። ስለዚህ አንድ የአንድ ሰው ደህንነት መጠበቅ ማለት። የአንድ ሰው መላ ማንነቱ ማንነቱ ስራውን ተጠበቀ እንደማለት ነው። ስለዚህ ደህንነት ቅድሚያ የሚሰጥ ሲሆን ቀጥሎ ያሉ ስራዎቹም ደግሞ ሁለተኛ የሚሰሩ ስራዎች ናቸው። ደህንነት ሰላም ሲኖር ሰው ሰርቶ መለወጥ የሚችለው ሰላም ሲኖር ስለሆነ። የራሱን ደህንነት ከስራ ከባልደረቦቹ ጋር ቢሆን ከጥበቃዎች ጋር ቢሆንም ደህንነቱን ምያስጠብቅበት ስራ መሰራት አለበት። ቢሮ ውስጥ ለምሳሌ ቢሆን ቢሮ የሚጠብቁ ጠባቂዎች እያንዳንዳቸውን ነገር። መከታተል መቆጣጠር ከውጪ ከውጭ ለመጉዳት የሚመጣ ሰው ድንገት ቢኖር እንኳን ተቆጣጥሮ ያን ድምጽ አልባ መሳሪያዎችን ይዞ የምመጣም ቢሆን እዛው ማስቀረት መቻል አለበት። እና ጠባቂዎች ይህን ትልቅ ተግባር መስራት ይሰራሉም ደግሞ መስራትም አለባቸው። እና ቀጥሎ ግለሰቡ ራሱን ለራሱ ደህንነት አንዳንድ ደህንነትን አደጋ ላይ የሚጥል ስራዎችን መስራት የለበትም። ያ ሲል እንዴት ነው? አንድ ሰው አሁን ለምሳሌ ደህንነቱን አደጋ ላይ የሚጥል ቦታ ሄዶ ስራ መስራት በጣም ከባድ ነው። ስለዚህ መጀመሪያ ባለቤቱ ራሱ ደህንነትን የሚያስጠብቅበት መንገድ መራመመ መንገዶችን መከተል አለበት። ቀጥሎ ደግሞ ደህንነቶቹ እሱን ጠባቂዎች እሱን ጠባቂዎች እሱን መጠበቅ አለባቸው። እዚህ ሰው መጀመሪያ ራሱን ካልጠበቀ ሁለተኛ ሰው መጠበቅ አይችልም።

በስራ ጊዜ እረፍት ታደርጋለህ አይ በስራ ጊዜ እረፍት ሰው ማድረግ የለበትም ስራውን ከጨረሰ በኋላ እረፍት ያስፈልጋል። እና በስራ ላይ እያለ እረፍት ማለት እረፍት መውሰድ ልክ አይደለም። ስራውን ሰርቶ ከጨረሰ በኋላ እረፍት የሚያስፈልግበት ሰዓት ላይ እረፍት መውሰድ እንጂ ስራውን እየሰራ ስራውን ትቶ አቁሞ እረፍት መውሰድ ይሄ አግባብ አይደለም። አብዛኛው ሰው በእርግጥ እንዲህ አይነት ልምድ ሊኖረው ስለሚችል ልክ ትክክለኛ ነገር አይደለም። ስራውን መስራት አለበት። ስራው ካለቀ የእረፍት ሰዓት አለ። ወይም ሻይ ቡና ሰዓትም ሊኖር ይችላል። ምሳ ሰዓትም ሊኖር ይችላል። ምሳውን ከበላ በኋላ የተወሰነ እረፍት ማድረግ እንጂ ስራውን ትቶ አቁሞ ሄዶ እረፍት ማድረግ ይሄ ትክክለኛ ስራ አይደለም። ወይም ትክክለኛ ሁኔታ አይደለም። አንድ ሰው ስራውን በበቂ ሁኔታ ተወጥተው ስራውን ከጨረሰ በኋላ እረፍት የሚያደርግበት ሰዓት ላይ ሂዶ እረፍቱን በበቂ ሁኔታ ሚተኛም ከሆነ ሚዝናናም ከሆነ ከሀገር ውጪም የሚወጣም ከሆነ በያተያዘለት ጊዜ ገደብ ራሱን እረፍት ማድረግ እንጂ ስራን ትቶ አቁሞ ሂዶ እረፍት አር አድርጎ እመጣለው ማለት ይሄ ልክ አይደለም። ስራውን ይበድላል ማለት ነው። ስራው ይበደላል። ስለዚህ ስራ መበደል የለበትም። በራሱ እረፍት ሰዓትና ጊዜ ደግሞ ስራን መስ መስራት በጣም ከባድ ነገር ስለሆነ ስራዎችን ት በትክክለኛው ሰዓት መስራት ነው የሚያስፈልገው። ሶ ለዛ ደግሞ በበቂ ሁኔታ መጀመሪያ እረፍት መውሰድ አለበት። በቂ ሰዓት እረፍት ማግኘት አለበት። በቂ እንቅልፎችን መተኛት አለበት። በቂ የሆነም በቃ ስራውን ከጀመረ በኋላ በሙሉ ሀሳቡና በሙሉ አላማው አንድን ስራ እስከመጨረሻው ድረስ መስራት ስላለበት መጀመሪያውኑ እረፍት በቂ እረፍት ካላገኘ አስቸጋሪ ነው። ስለዚህ በቂ እረፍት ማግኘት አለበት። በቂ እረፍት ያላገኘ ሰው ያው በስራው ላይ ሊተኛ ሊያንቀላፋ ይችላል። ስራው ደብሮት ሊተው ይችላል። ወይም ከሰው ጋር ተጨቃጭቆ ምናምን ትቶ ሊወጣ ይችላል። ስለዚህ ሁሉም ነገር ትዕግስትን ስለሚጠይቅ የእያንዳንዱን በትዕስት ለመስራት በቃ የመጀመሪያ በቂ እረፍት ማግኘት ግድ ይላል። በቂ እረፍት ያላገኘ ሰው ስራውንም በውጤታማነት መስራት አይችልም። ስለዚህ እረፍት ያስፈልጋል ለሰው ልጅ። አምናለኝ ግን እረፍቱን በስራ ሰዓት ላይ ሳይሆን ከስራ ሰዓት ውጪ ራሱ የእረፍት ሰዓት መኖር አለበት። በዛ እረፍት ማድረግ አለበት።

ቅመማ ቅመም የበዛበትን ምግብ አልወድም። እውነት ለመናገር በጣም ነው ማለት አንደኛ ለጨጓራም ጥሩ አይደለም ሁለተኛ ደግሞ ለ ኮላሊትም ጥሩ ስላይደለ ቅማማ ቅመም የበዛበትን ምግብ መብላት መመገብ ጥሩ ስላይደለ ማንም መብላት የለበትም ምክንያቱም ቅመማ መቅመም ስበዛ ለተለያዩ በሽታዎች ያጋልጣል እንጂ ምንም ጥቅም የለውም ባይሆን ቀለል ያሉ ቅመማ ቅመም ያልበዛበት ነገር ቢሆን ይመከራል። እኔም በራሴ የምጠቀማቸው ነገሮች ቅመማ ቅመም ያልበዛበትን ምግብ ነው። እንጂ ቅመማ ቅመም የበዛበት ምግብ በጣም ከጥቅም ይልቅ ጉዳቱ ይበዛል ስለዚህ በምግብ ውስጥ ማንኛውም ምግብ የሚያዘጋጅ ሰው ቅመማ ቅመም ሳያበዛ በትንሹ አመጣጥኖ መጠቀም ያስፈልጋል። እና ቅመማ ቅመም ሲበዛ ለተለያዩ በሽታዎች ሊያጋልጥ ይችላል። ለዛም ነው እና ቅመምቅ ቅመም እኔም በራሴ ቅመማ ቅመም ምበዛበትን ምግብ፤ አልወድም አልመገብም። ያ አንደኛ በሽታ ለመከላከልም ቀድሞ ለመጠንቀቅ የሚያስፈልገው ከእንደዚህ አይነት የምግቦች በጣም ቅመ ማ ቅመም የበዙባቸው ምግቦችን አለመመገብ መገብ። ጥሩ ጎን አለው ለዛ ቅድመ ጥንቃቄም ያህል ቅመማ ቅመም የበዛበትን ምግብ መመገብ ጥሩ አይደለም። ሌላዉንም የምመክረው ነገር ብኖር ቅመማ ቅመም በምግብ ዝግጅት ሳለ ሳያበዛ በመጠኑ የተወሰነ ትንሽ ነገር ጣል አድርጎ ቢጠቀም ጥሩ ነው። ስበዛ ጉዳቱም ልክ እንደዛው ነው። ለዛም ነው

ላፕቶፕ አለ አዎ ላፕቶፕ አለኝ። እና ላፕቶፕ በላፕቶፕ ብዙ ስራ ነው የምሰራው የኦንላይን ስራዎችን የተለያዩ ስራዎችን። የቢሮ ስራዎችን ሁሉንም ምሰራው በላፕቶፕ ነው። እና ላፕቶፕ አለኝ አዎ። እና ለብዙ ነገር ነው ምጠቀመው። ላፕቶፕን እንደ ስልክ አይደለም ማለት ስልክ ቢጠቅምም እንደ ላፕቶፕ አገልግሎቱ እንትን ያሉ ምቾት የሚሰጥ አይደለም። አሁን ስልክ ላይ ታይፕ ማለት ላፕቶፕ ላይ ታይፕ አድርጎ የለመደ ሰው ስልክ ላይ ሲጽፍም ምቾትም አይሰጠውም። በቃ ብዙም ስክሪን ሳይዙም ምኑም በቃ። ለማጥናትም ሆነ ለመስራት የሚመች አይደለምና ትንሽዬ ስለሆነች ብዙ የምትመች አይደለችም። እና ላፕቶፕ ደግሞ ለእይታም ለስራም ለሁሉም ነገር የሚመች እንትን አለውና ኢንቹም ሰፋ ስለሚል ለስራ ይመቻልና ላፕቶፕ ለዛ ነው ለስራ ነው የምጠቀመው። ሌሎች ሰዎች እንደኔ የሚጠቀሙ ማለት ላፕቶፕም ሚወዱ ሊኖሩ ይችላሉ። ዞር ማለት ከ ላፕቶፍ አልፎ ስልክን የሚወዱ ይኖራሉ። ስልክ ለትላል ለዳታ ፍጥነት ለምን ሊያገለግል ይችላል? ግን ሆኖም እንደ ላፕቶፕ አገልግሎት ላይሰጥ ይችላል። ስልክም ራሱ የሆነ ጥቅም አለው። እንደ ላፕቶፕ አገልሎት ባይሰጥም ላፕቶፕ ደግሞ የስልክን አገልግሎት ላይሰጥ ይችላል። እና ያንን በሚገባ መረዳት አስፈላጊ ነገር ነው። ላፕቶፕ ራሱን የቻለ የስራ ደርሻለሁ። ስራውን መስራት ስልክ ቢችልም ግን እንደ ላፕቶፕ ምችቾትን አይሰጥም። እና አንድን ነገር ለማድረግ ምቾት የሚሰጠው በቂ ኢንች ሳይዝ ሲኖር ነው። ከዛ ላፕቶፕ ይመቸኛል እና አለኝ አዎ።

የቤት እንስሳ አለህ? አዎ የቤት እንስሳት አሉ። ፍየል በግ ላም የመሳሰሉ የቤት እንስሳት አሉኝ። እና እንደዛ በርግጥ መጠበቅ መንከባከብ ከባድ ቢሆንም። አንዳንዴ መስዋዕት መክፈልም ጥሩ ነገር ነው። የቤት እንስሳት ደግሞ በጣም ይጠቅማሉ። አሁን ወተት ከውጪ ከመግዛት ይልቅ ቤት ውስጥ መጠቀም ናቹራል ያለውን ተፈጥሮ ወተትን እንግዲህ መጠቀም በጣም ጥሩ ነገር ነው። ስጋ ለመብላት ቢፈልግ ከቤት ፊየል በግ አርዶ መብላት ይሄ ትልቅ ነገር ነውና ሶ የቤትን እንስሳ። እንትን ማለት መንከባከብ ጥሩ ነገር ነው። ከዛም አልፎ ደግሞ ቤት ለመጠበቅ ውሻ ድመት እንደዛ ነገሮቹም ይጠቅማሉ። እና እንደ ቤት እንስሳ በጣም ጥሩ ነገሮች ናቸውና። ሰው ሌላም ሰው በቤት ውስጥ ቢያሳድጉና ቢንከባከባቸው በጣም ጥሩ ነው ብዬ አምናለሁኝና። እንደ ኢትዮጵያ ውሻዎቹ ልክ አሁን ከብትን ይጠብ ቤትን እጠብቃለሁ። ከብትን ያሰማራሉ ከተሰማሩበት ይዘው ይመለሳሉ። ይጠብቃሉ ልክ እንደዛ አይነት ነገር እርሻ ማሳም ሰው ሲሄድ ውሻን ይዞ ነው የሚሄደው። ያ ደግሞ በጣም ማለት ልክ እንደ ጠባቂ ማለት ነው። ውሻ ማለት ለብዙ ነገር ታማኝም ስለሆነ ለብዙ ነገር ያገለግላል። ለዛ የቤት እንስሳው እንደ ውሻ አይነት ነገር ቢያሳድጉና ቢንከባከቡ ጥሩ ነውና። ማንም ሰው እንዲህ ቢያደርግ መልካም ነው ብዬ አምናለሁ።

ስሜቴን በፊቴ ላይ ታሳያለህ? አዎ ሰው ስናደድም ስደሰትም በፊት ላይ ያሳያል እኔም ልክ እንደማንኛውም ሰው ፊቴ ላይ ሊነበብ ይችላል የተደሰትኩበት ቀን ከሆነ የተናደድኩበት ቀን ከሆነ። በተለይ ፊቴ ላይ የምነበብ ነገር ይኖራል እና ልክ ማንኛውም ሰው ሊያነበው ይችላል። ዞሮ ዞሮ አንዳንዴ ስሜቴን መዋጥም አስፈላጊ ነገር ነው። መናደድ በሌለበት ሰዓት ላይ የሚያናድድ ነገር ቢኖርም በሌለበት ሰዓት ላይ መናደድ የለብንም። አንዳንዴ ትይግስት የሚባለው ነገር በጣም ወሳኝ ነገር ነው። ለዛ ፊት ላይ አንዳንዴ ማሳየት ያለብን ሰዓትም አለ የሌለብን ሰዓት አለ። እና ለዛ አንዳንዴ መጠንቀቅም በጣም አስፈላጊ ነገር ነው። በፊት ላይ የምን በማንኛውም ሰው ላይ በፊት ላይ ገጽታ ይነበባል ይታወቃል የተናደደም ይሁን የተደሰተም ይሁን የተበሳጨም ይሁን። በቃ ወይም ከሰው ተጣልቶም ብቻ ያሳውቃል ፊቱ ለማንኛውም ሰው ይነበባልና አንተነ ያው ሲነበብ መደሰቱንም መናደዱንም። በቃ የሆነ ስሜቱን ልክ አለመሆኑ በዛ ግልጽ ይሆናል። ለዛ ማንኛውም ሰው ፊት ይነበባል ማንም ከዚህ ገጽታ ራሱን ማራቅ የማይችልበት ነገር ነውና የማንኛውም ሰው ፊት ይነበባል። ማንም ማንንም ፊት ሊያነብ ሊያውቅ ይችላል ምክንያቱም ሰው ሲናደድ የሰው ልጅ ባህሪው ነው። ስናደድ የተናደደበትን እንኳን ተናግሮ ማውጣት ባይችልም የሆነ ፊቱ ላይ የሆነ ሚሆነው ነገር ስለሚያሳውቅ ይነበባል ማለት ነው። ፊቱ ላይ